አዳዲስ የስራ ግንኙነቶችን ትፈጥራለህ ወይ ነው አዎ በሚገባ፤ ሲጀመር በስራ ቦታዬም የስራዬ ባህሪ ለዚህ ያበቃኛል። ሁልጊዜም ከሰዎች ጋር ነው የምገናኘው ደንበኞች አሉን ሁልጊዜም ስራዬ ከደንበኞች ጋር የተገናኘ ነው። እንደዚሁም ደግሞ በግሌ በምሰራው ስራ ሁልጊዜም አዲስ የስራ ግንኙነቶችን እፈጥራለሁ።

በእጅ መሸመን ታውቃለህ ነው። እስካሁን አላቅም ግን ወደፊት ብማር ከምላቸው አንዱና ዋነኛው የሙያ ዘርፍ ነው። ብዙ የሙያ ዘርፎች አሉኝ የሽመና ደግሞ በጣም የምወደውና የማደንቀው ነው። በቅርቡ እሱን የመማር እቅድ አለኝ እስካሁን ድረስ አልችልም ያው ከተማርኩኝ በኋላ። ጥሩ ሸማኔ እንደመሆን አቃለሁ

ማዕድን ትጠቀማለህ ወይ ነው? ያው ማዕድን ስንል ሁለት አይነት ነው አንደኛው ንጥረ ነገሮች ከምግብ የምናገኛቸው ናቸው። እነሱንም እጠቀማለሁኝ ያው ለጤናችን አስፈላጊ ስለሆኑ። ሁለተኛው ደግሞ የተለያዩ ጌጣጌጦች ናቸው ያው ብዙ አይነት ውድ ማዕድ የሆኑ ጌጣጌጦች አሉ። ያው እኔ የኔ አቅም በሚችለው በወርቅ ደረጃ እጠቀማለሁ

በስራ ቦታ ጓደኛ አለህ ወይ ነው? አዎ በሚገባ። ብዙ ቦታዎች ላይ ሰርቻለሁኝ እያንዳንዱ የሰራሁበት ቦታ ላይ ደግሞ ጥሩ ጥሩ የሚባሉ ጓደኞችን አፍርቻለሁኝ። ያው ያለው ጓደኛ ከባድ ነው። በተገኘው አጋጣሚ ደግሞ ከጓደኛ ጋር እንተዋወቃለን። እኔም ልክ እንደዛው ደግሞ ጓደኛ አፍርቻለሁኝ

የሸክላ እቃዎች ትጠቀማለህ ወይ ነው? አዎ ሁልጊዜም እጠቀማለሁኝ። እንደውም ከድሮ ከልጅነቴ ይበልጡን ምጠቀመው የሸክላ እቃዎች ነበረ። መሃከል ላይ የብረት ድስቶች መጠቀም ጀመርኩኝ ግን ደግሞ ካላቸው የጤና ጉዳት አንፃር አሁን ላይ ሳይ። ለውበትም ባህልን ስለምወድም አሁን አሁን ላይ ደግሞ ይበልጡን የምጠቀመው የሸክላ እቃዎች ነው

ሰዎችን እንዴት ታስተዋውቃለህ ነው? ያው እንደየቀረቤታቸው እንደ እንደ ዝምድናው ወስጄ ከሚገባው አካል ጋር ለኔ ምን እንደሆነ ተናግሬ። እንደዚሁም ደግሞ ስሙን በመናገር። በዛኛውም ሳይድ ደግሞ ልክ እንደዛው አድርጌ እርስ በራሳቸው እንዲተዋወቁ ነው እማድርገው ማለት ነው። እንደዛ ነው እማስታወ

"የአቧራ እንዴት ችግር ይፈጥርብሃል?" ነው። ያው አቧራ ለሰውነቴ አለርጂክ ነው ሌላ የጤና ጠንቅ ነው የሚያመጣብኝ። ምንም እንኳን አዋሪ ያለበት አካባቢ ላይ ቢሆንም ብዙ ጊዜዬን የኖርኩት፤ ለጤናዬ አይስማማኝም። ሰውነቴ ላይ ሽፍታ ይፈጥርብኛል፣ ጉሮሮዬ ይዘጋል፣ አፍንጫዬ እንደዚሁም የመተንፈሻ አካሌ ላይ ችግር ይፈጥራል።

ቀርቀሃ አካባቢዎ ያድጋል ወይ ነው? አካባቢዎችን ላይ ሲያድግ አላየሁኝም ግን ደግሞ ከአንድ ቦታ ወደ አንድ ቦታ ስጓዝ አንድ ክፍለ ሀገር ላይ በቅሎ አይቻለሁኝ። ያው እኛ አካባቢ ላይ እንኳን ሲጠቀሙት ነው ለአጥር ማጠሪያነት እንጂ በቅሎ አድጎ አይቼው አላቅም። ግን ክፍለ ሀገር ላይ አይቼዋለሁ

አስተያየት መቀበል ትወዳለህ ነው ጥያቄው አዎ በሚገባ ምክንያቱም ሁልጊዜ ስለራሳችን ለማወቅ ጥሩ ጎናችንንም ሆነ ደካማ ጎናችንን አስተያየት መቀበል የግድ ይለናል። እና እኔም ደግሞ ልክ እንደዛው አስተያየት መቀበል ያስደስተኛል። እወዳለሁ ብዙ ጊዜም ደግሞ አስተያየት እቀበላለሁ

በየትኛው መተግበሪያ መልእክት ትልካለክ ነው ያው አሁን ላይ ብዙ አይነት መተግበሪያዎች አሉ መልእክት ለመላክ የሚሆነው። ግን እኔ ብዙ ጊዜ የምጠቀመው መልእክት ለመላክ መደበኛውን የመልእክት መላኪ አፕሊኬሽን ነው። መተግበሪያ ነው። ከእሱ ውጪ ደግሞ ቴሌግራም እንደ ቴሌግራም ያሉ ሶሻል ሚዲያዎችን እጠቀማለሁ

ፀሀይ ስትጠልቅ መመልከት ትወዳለህ ነው? ያው እኔ የተፈጥሮ አድናቂ ነኝ ተፈጥሮን ማድነቅ በጣም ነው የምወደው። ከዚህም መካከል ደግሞ ፀሀይ አንዷ ናት። እና ፀሀይ ስትጠልቅ ማየት በጣም ነው የሚያስደስተኝ። ሰአቱም አስራ አንድ ሰዓት ስለሚሆን ያ ሰዓት ስለሚያስደስት በጣም ነው የምወደው

ምን አይነት ሳሙና ትጠቀማለህ ነው? ያው አሁን ላይ ስለ ሳሙና ካነሳን ብዙ አይነት ሳሙና አለ። የፀጉር አለ የገላ አለ የልብስ አለ። የጥርስ በጣም ብዙ ነው። እና እኔ የምጠቀመው ሳሙና። እንደየሳሙናው የሚሰጠን አገልግሎት ይለያያል። ያው ግን የገላዬን እንውሰደውና ዶቭ ነው ምጠቀመው

የትንኝ መረብ ትጠቀማለህ? ነው ያው እኔ የትንኝ መረብ አልጠቀምም። ትንም የሚበዙት ሙቀት አካባቢ ወይንም ደግሞ ውሃ ያለበት አካባቢ ነው። አሁን ላይ እኔ የምኖረው ቅዝቃዜ ያለበት ቦታ ላይ ነው። ግን ከዚህ ቀደም ሙቀት ቦታ ላይ በምኖር ሰዓት ትንኝ አካባቢያችን ላይ ስለነበረ በዛን ሰዓት እጠቀም ነበር። አሁን ግን አልጠቀምም